መልሴ እንደ ምግብ አይነት ይለያያል የሚል ነው። ለኔ ሬስቶራንት ማለት ምግብ እንደምመገብበት ቦታ ብቻ አይደለም ከጓደኞቻችን እና ከቤተሰቦቻችን ጋር የምንዝናናበት ትዝታዎችን የምንሰበስብበት እና ከቀኑ ውጥረት የምናርፍበት መጠለያችንም ጭምር ነው። እምወደው ሬስቶራንት በመጀመሪያ ምግቡ ትኩስና ጣፋጭ መሆን አለበት ነገር ግን ከምግቡ ጥራት ባልተናነሰ ትህትናና የቦታው ጽዳት ለኔ ትልቅ ዋጋ አላቸው። አንዳንዴ የባህላዊ ምግቦችን በስርዓት የሚያቀርቡና በሀገራችን ወግ የሚዘክሩ ቦታዎች አመርጣለው። ሌላ ጊዜ ደግሞ ጸጥ ያለ ደባብ ያላቸውና ለወሬ እሚመቹ ዘመናዊ ካፌዎችን እመርጣለሁ። በተለይ ደግሞ ክፍት አየር ያለውና ተፈጥሮ እያዩ የሚመገቡበት ቦታ ከሆነ ምርጫዬ ሁል ጊዜም እዚያው ነው። አንድ ሬስቶራንት የምወደው ምግብ ስላጣፈጠ ብቻ ሳይሆን እዚያ ቦታ ላይ ያሳለፍነው ጊዜ ደስ የሚል ስለነበረም ጭምር ነው። ጥሩ ሬስቶራንት ልክ እንደ ቤት ምቾት ሊሰጥን ይገባል። አዳዲስ ጣሞች መሞከር እና ከተለያዩ ባህሎች ጋር በምግብ አማካኝነት መተዋወቅ ደግሞ የጉዞዬ አንዱ አካል ነው። የምወደው ሬስቶራንት ሁል ጊዜም በፈገግታ ተቀብሎ በሰላም የሚሸኘኝ ቦታ ነው። ስለዚህ ይኔ ተወዳጅ ሬስቶራንት ጣዕም እና ፍቅር በአንድነት ላይ የሚገኙበት ቦታ ነው

አዎ በሚገባ በዛሬ ጊዜ ገንዘብ ለመላክ ወይም ለመቀበል ባንክ ሄዶ ሰልፍ መያዝ የታሪክ አካል እየሆነ ነው። ስልካችን የኪስ ቦርሳችን ሆነዋል የቴክኖሎጂ ህይወታችንን ከመቀየር ባለፈ የገንዘብ ዝውውራችንን ፈጣንና አስተማማኝ አድርጎታል። በስልክ ገንዘብ መላክ። ለብዙ ነገሮች ይረዳናል ለቤተሰብ እርዳታ ለመላክ በሱቆች ለገዛነው እቃ ክፍያ ለመፈጸም አልፎ ተርፎ እምነት ታክሲ አገልግሎት ክፍያዎችን ለማከናወን። ትልቅ መቾት አለው። እንደ ቴሌብር ወይም የባንክ መተግበሪያዎችን በመጠቀም ባለንበት ቦታ ሆነን በሰከንዶች ውስጥ ግብይት መፈጸም እንችላለን። ይህ ደግሞ ጊዜያችንን ከመቆጠቡም በላይ ጥሬ ገንዘብ ጊዜ የመዞርን ስጋት በእጅጉ ይቀንሰዋል። ቴክኖሎጂው ለከተማ ነዋሪ ብቻ ሳይሆን ለገጠር የሚገኙ ወገኖቻችንን የባንክ አገግሎት ወደ ቤታቸው አምጥተዋል። እርግጥ ነው በስልክ ገንዘብ በስልክ ገንዘብ ስንልክ ሁልጊዜም ጥንቃቄ ያስፈልገናል። ሚስጥራዊ ቁጥራችንን ለሌላ ሰው አለመስጠት እና የላክንበትን ሰው ስም በትክክል ማረጋገጥ የዘወትር ልምዴ ነው። የዲጂታል ክፍያ ስርዓት ከወረቀት ገንዘብ አያያዝ ይልቅ። ለአካባቢ ንጽህና ሆነን ለግል ቁጥጥር የተሻለ ነው። የምናወጣውን እና የምናስገባውን ገንዘብ በስልካችን መመዝገብ መቻላችንን የገንዘብ አጠቃቀማችንን በስርዓት እንድንመራ ይደረዳራል። ስለዚህ እኔ የዲጂታል ክፍያ ተጠቃሚ ነው።

አዎ እሞክራለሁ ምክንያቱም መጠገኔ የራሱ የሆነ ትልቅ እርካታ አለው የሚል ነው። ዛሬ በምንኖርበት አለም። አንድ ነገር ሲበላሽ ወዲያውኑ ጥሎ አዲስ መግዛት የተለመደው ነው። ለኔ ግን የተበላሸን ነገር መጠገን ለዚያ ቁስ ሁለተኛ እድል መስጠት ነው። የተበላሸን ነገርን ለመጠገን መጀመሪያ ችግሩ የት ላይ እንደሆነ በትግስት መፈለግን ይጠይቃል። የኤሌክትሪክ እቃ ይሁን የእንጨት ውጤት ይሁን ደግሞ የተቀደደ ልብስ እጃችንን ተጠቅሞ ወደ ነበረበት ላይ ለመመለስ ስንሞክር ትልቅ የፈጠራ ችሎታ እንጠቀማለን። ነገሩ ተስተካክሎ ዳግም መስራት ሲጀምር የሚሰማው ደስታ በቃላት አይገለጽም ነገር ግን። የቁጠባ መንገድ ብቻ ሳይሆን አእምሮአችን ችግሮችን እንዲህ መፍታት እንዳለበት የሚያስተምርበት ትምህርት ቤትም ጭምር ነው። ነገሮችን ማስተካከል ስንለምድ በህይወታችን ውስጥ ለሚገጥሙን ስብራቶችም የተለየ አመለካከት ይኖረናል። በሰዎች መካከል ያለ ግንኙነት ሲበላሽ ወይም ስራችን ላይ እንቅፋት ሲገጥምህ ከመተው ይልቅ እንዴት ላስተካክለው ብለን እንድናስብ ያደርገናል። ሁሉም ነገር ተስተካክሎ ወደ ቀድሞ ቦታ ውበቱ ሊመለስ ይችላል። የሚፈለገው ግን ጥቂት ጊዜ ጥቂት መሳሪያ እና ብዙ ትግስት ብቻ ነው ስለዚህ ያው የተበላሹ ነገሮችን ማስተካከል እወዳለሁ

አዎ በሚገባ። የፀሀይ መጥለቅ ለኔ የቀን እጅግ ቅዱስና ሰላማዊ ሰዓት ነው ያ ብርቱ የቅጥር ሙቀት በርዶ ሰማዩ በቀይ በብርቱካናማና በአምራዊ ቀለም ሲሞላ ማየት ልዩ ስሜት ይፈጥራል። ፀሀይ ስትጠልቅ ስመለከት አለም ለአፍታ ቆማ ያለች ይመስለኛል። ያ ሰዓት የሩጫና የውጥረት ሰዓት ሳይሆን የዝምታና የነፀብራቅ ጊዜ ነው። ያለፈውን ቀን ሁሉ የምናመሰግንበት የሰራተኛችን የሰራናቸውን ስህተቶች የምመረምርበት እና ለነገ አዲስ ተሰንቀህ የምሰንቅበት ልዩ ቅጽበት ነው። የተፈጥሮ የቀለም ቅጽበት ሰማይ ላይ ሲዘረጋ የአእምሮአችን ጭንቀት አብሮኝ ምናምን ይመስላል። ስትጠልቅ ማየት ብቻውን ታላቅ የአእምሮ ህክምና ነው። አንዳንዶች የፀሀይ መጥለቅ እንደ መጨረሻ ያዩታል ለኔ ግን ፀሀይ ስትጠልቅ ለነገው ብርሃን ቦታ መልከኳን እያንዳንዱ ድንቅ የፀሀይ መትለቅ ሌላ አዲስ እና የተሻለ ቀን እንደሚመጣ የሚሰጠን ትልቅ ተስፋ ነው። በተለይ ተራራ ላይ ሆነን ወይም ከውሃ ዳር ሆኖ ያንን ክስተት ስትመለከት የሰው ልጅ ከተፈጥሮ ጋር ያለውን ጥልቅ ትዝት ትረዳለህ። ውበቱ የሚገኘው በታላቅነት ውስጥ ሳይሆን በዚያ በሚሰጡት ትልቅ ሰላም ሰላም ውስጥ ነው። ስለዚህ አዎ ሰው ስትጥልቅ መመልከት የዘውትር ፍላጎቴ ነው

በእቅድና በትኩረት የተመራ ነው። ለእኔ የስራ ሰዓት ማለት ዝም ብሎ ቢሮ መቀመጥ ሳይሆን፣ ለምሰራው ስራ ሙሉ ልቤንና አእምሮዬን የምሰጥበት ውድ ጊዜ ነው። እያንዳንዱ ደቂቃ ዋጋ እንዳለው አምናለሁ። የስራ ጊዜ የሚጀምረው ጠዋት በንቃት ነው። ቀኑን የምጀምረው ዐበይት የምላቸውን ተግባራት በቅደም ተከተል በማስቀመጥ ነው። በጣም አስቸጋሪና ትኩረት የሚፈልጉ ስራዎችን፣ ጠዋት አእምሮዬ ትኩስ እያለ መስራት እመርጣለሁ። በስራዬ ሰዓት ውስጥ የማያስፈልጉ ነገሮችን በማስወገድ በውጤት ላይ አተኩራለሁ። እርግጥ ነው፣ ስራ አድካሚ ሊሆን ይችላል፤ ነገር ግን በየመሐሉ አጫጭር ዕረፍቶችን በመውሰድ ጉልበቴን አድሳለሁ። ለስራ ያለኝ ፍቅር ሰዓቱ ሳይታወቀኝ እንዲሮጥ ያደርገዋል። የሥራዬ ጊዜ ውጤታማ፣ እንዲሁም ከአካባቢ ሰዎች ጋር ያለኝ ግንኙነት ትልቅ ሚና አለው፤ በመረዳዳት እና በደስታ የሚሰራ ስራ ድካሙ አይታወቅም። ጊዜዬን በአግባቡ ስጠቀም፣ የስራ ሰዓት ሲያልቅ ወደ ቤቴ የምመለሰው በስኬት ስሜት እና በሰላም ነው። ያልተጠናቀቁ ስራዎችን ለነገ አለማሳደር የዘወትር መርሆዬ ይህ ነው። የጊዜ ስራ ጊዜን እንደ ትልቅ የዕድገት መድረክ ነው የምመለከተው፤ ስለዚህ የስራ ጊዜዬ በስርዓት የተመራና ፍሬያማ ነው።

አዎ ልክ እንደ ቤቴ ቁልፍ በጥንቃቄ እይዘዋለሁ በዛሬ ጊዜ አብዛኛው ህይወታችን በስልካችንና በኮምፒውተራችን ውስጥ ይገኛል። የባንክ መረጃዎችን የገል ፎቶአችንና የስራ ሚስጥሮቻችን የሚጠበቁ በይለፍቃን ነው ስለዚህ እሱን መጠበቅ አማራጭ የሌለው ጉዳይ ነው። ይሄ ኤ ለፍቃኔ ስመርጥ በቀላሉ የሚገመት እንዳይሆን ጠንቅቃለሁ። ስሜን የልደስ ቀኔን ወይም አንድ ለሶስት የሚሉት ተራ ቁጥሮችን በፍጹም አልጠቀምም። ይልቁንም ቁጥሮችን ፊደላትን እና ምልክቶችን የቀለቀለ ጠንካራ ሚስጥራዊ ቃል ነው የምትጠቀመው። ከዚህ በላል እያንዳንዱ መተግበሪያ የተለያየ የይለፍ ቃል መኖሩን አረጋግጣለሁ። አንድ ቢሰረቅ እንኳን ሌላው ደህንነት የተጠበቀ እንዲህ እንዲሆንልኝ ማለት ነው። ወይም ያን ባለ ሁለት መረጃ ማረጋገጫ መጠቀም ደግሞ ለደህንነት ውስጥ ተጨማሪ አጥር ይሆናልኛል። ብዙዎች ይሄ ለፍ ቃላቸውን በወረቀት ላይ ጽፈው ያስቀምጣሉ ወይም ለቅርብ ጓደኞቻቸው ያጋራሉ እኔ ግን ይሄ ይለፍቃል የግል ሚስጥር መሆን አለበት ብዬ አምናለሁ። በየጊዜው የለፍ ቃሌን መቀየር እና በማያውቁት መሳሪያዎች ላይ መግቢያዬን አለመተው የዘውትር ልምዴ ነው። ቴክኖሎጂ እየረቀቀ በመጣ ቁጥጥር እኛም የግል መረጃችንን ለመጠበቅ ንቁ መሆን አለብህ። ደህንነት የሚጀምረው ከራሳችን ጥንቃቄ ነው። ስለዚህ አዎ የለፍ ቀሌም በጥብቅ ጠብቃለሁ

ቤተሰብ ለኔ የህይወቴ መጀመሪያና መጨረሻ የጥንካሬ ምንጭ ነው። ቤተሰብ ማለት ዝም ብሎ በአንድ ጣራ ስር መሆኑ ብቻ ሳይሆን ያለምንም ቅድም የሚሰጥ ፍቅርና የማይናወጥ ድጋፍ የሚገኝበት እና አስተማማኝ ነው። ደሞ ቤተሰቦቼ ለዛሬው ማንነቴ ትልቁን ድርሻ ያበረከቱልኝ ውድ ስጦታዎቼ ናቸው። ከእነርሱ ነው ትግስትን ታማኝነትን እና ለሰዎች መልካም ማሰብን የተማርኩት ነው። በደስታዬ ጊዜ አብሮኝ የሚቦርቁ በከፋኝ ጊዜ ደግሞ ትከሻቸውን አውሰው የሚያዝናኑኝ እነርሱ ናቸው። መዓድ ዙሪያ ላይ ተሰብስበን የምናሳልፈው ጊዜ የምናሳቅባቸው ትዝታዎች እና የምንመካከርባቸው አጋጣሚዎች በምንም አይነት ሂሳብ ቢያዩት የማይተኩ የህይወት ቅመሞች ናቸው። አለም ምንም ያህል ብትለዋወጥ ቤተሰብ ግን ሁልጊዜም እንዳለ ነው በመካከላችን ያለ ልዩነት እና አለመግባባት እንኳን ፍቅራችንን የበለጠ የሚያጠነክረው እንጂ የሚለያየን አይደለም። አባቴ የጥንካሬ እናቴ የርህራሄ ወደሞቼ ና እህቶቼ ደግሞ የጓደኝነቴ መገለጫዎች ናቸው። ለቤተሰብ ጊዜ መስጠት ለራስ ሰላም መስጠት ነው። ከነርሱ ጋር ማሳለፍ በረከት ነው ምክንያቱም ቤተሰብ የፍቅር ትምህርት ቤት ነው። ስለዚህ ቤተሰቤ ለኔ ሁሉ ነገሬ ናቸው

አዎ አመራር ለኔ ከስልጣን በላይ ትልቅ ሀላፊነት ነው። አመራር ማለት ሰዎችን ማዘዝ ብቻ ሳይሆን ወደ ጋራ ግብ እንዲጓዙ መንገድ ማሳየት እና ለውጥ ማምጣት ነው። በስራዬም ሆነ በማህበራዊ ህይወቴ እንደ መሪ መቆጠርን ሳይሆን እንደ አጋዥ መሆንንን እመርጣለሁ። ጥሩ መሪ ማለት መጀመሪያ ራሱን መምራት የቻለ ሰው ነው። እኔ በአመራር ሚናዬ ውስጥ ትልቁ ቦታ የምሰጠው በአርያነት መመራት ለሚለው መረህ ነው። ቃልን መጠበቅ በስራ መገኘት እና ለሌሎች አርአያ መሆን የአመራርነቴ መሰረት ነው። መሪነት ሌሎችንም ማዳመጥ ይጠይቃል ምክንያቱም የቡድን ስኬት የሚመጣው የእያንዳንዱን አባል ድምጽ ሰምተን በጋራ ስንራመድ ብቻ ነው ችግሮች ሲገጥሙ ተስፋ ከመቁረጥ ይልቅ መፍትሄ አፍላጊ መሆኑ የመዲነት ትልቁ ፈተናና ውበት ነው። እውነተኛ አመራር የሚገኘው የሚለካው እኛ በደረስንበት የነት ደረጃ ሳይሆን ስንት ሰዎችን አብረን እንዳሳደግን ነው። በዙሪያዬ ያሉ ሰዎች የራሳቸው አቅም እንዲያውቁና የተሻለ ደረጃ ላይ እንዲደርሱም ማበረታታት ለኔ ትልቅ ስኬት ነው። ስልጣን ሳይሆን ተጽዕኖ መፍጠር መመሪያ ሰው መስጠት ሳይሆን ራዕይን ማጋራት የአመራር ሚናዬ ዋናኛ አላማ ነው። እንደ መሪ የቡድኑን ጥንካሬ አውጥቶ የሚጠቅም ጥበበኛ መሆን አለብን ስለዚህ አዎ በአመራር ሚና ውስጥ ሆኜ ሌሎችንም አገልግሎት እወዳለሁ

የኔ መልስ እንደ እንደ ጉዳዩ ይለያያል የሚል ነው። ሁለቱም የራሳችሁ የሆነ ውበትና ጥቅም አላቸው። እርሳስ የመለማመጃና የጥበብ መጀመሪያ ሲሆን ብእር ደግሞ የውሳኔና የቁር ነገር መግለጫ ነው። እርሳስን የምወደው ለነጻነቱ ነው ስህተት ብሰራ እንኳን የማስፋት እና የመታረም እድል ይሰጠናል። ያ የእርሳሱና የወረቀቱ መተካከት የሚፈጥሩ ድምጽ የራሱ የሆነ ዜማ አለው። ለስዕል ለሂሳብ ስሌቶች ወይም ገና ለሚቀረዙ አዳዲስ ሀሳቦች እርሳስ ተመራጭ ነው። ስህተትን የማይፈራ ሁልጊዜም ለመለበጥና ለመጠረብ ዝግጁ የሆነ ማንነት ያስታውሰኛል በእርሳስ መጽሐፍ ገና ያልተገደበ እና ሰፊ የሆነ የሀሳብ ሜዳ እንደማግኘት ነው። ብእር ግን የተለየ ነው አንድ በወረቀት ላይ ካረፈ በኋላ በቀላሉ አይጠፋም። ይህም ለምንጽፈው ነገር ትልቅ ሀላፊነት እና ክብደት ይሰጠዋል ለፊርማ ለደብዳቤዎች እና ለታሪክ መዝገቦች ብእር እንጠቀማለን። ብእር በራስ መተማመንን ይገልጻል የጻፍኩት ይቆያል የሚል የቁርጠኝነት ስሜት አለው። ሀሳባችን ሲበስልና ወደ ውሳኔ ሲቀየር ከእርስራስ ወደ ብእር እንሸጋገራለን። ብእር የማይታበል የታሪክ ምስክር ነው። ስለዚህ እኔ ለጥናት እና ለጥበብ እርሳስን ለቁም ነገርና ለውሳኔ ደግሞ ብእርን እመርጣለሁ

አዎ የትንኝ መረብ ዝም ብሎ የአልጋ ጌጥ አይደለም ከትንኞች ንክሻና በትንኝ አማካኝነት ከሚመጡ እንደ ወባ ካሉ በሽታዎች የምንከላከልበት ቀላል እና ውጤታማው መሳሪያችን ነው። በተለይ ሞቃታማና ትንኝ የሚበዛባቸው አካባቢዎች ለሚኖር ሰው የመረብ አጠቃቀም ለድርድር የሚቀርብ አይደለም። ሌሊቱን ሙሉ በትንኝ ድምጽ ሳይረበሹና ሳይነከሱ በሰላም መተኛት ለቀጣዩ ቀን ስራ ዝግጁ ለመሆን ትልቁ እርዳታ አለው። የትንኝ መረብን በአግባቡ መዘርጋትና ቀዳዳዎች እንዳይኖሩት ማረጋገጥ የጤና ጥበቃ ዋነኛ አካል ነው። ከኬሚካል መድኃኒቶች ይልቅ በተፈጥሮአዊ መንገድ ራስን መከላከል ለአተነፋፈሳችንም ቢሆን እጅግ ተመራጭ ነው። ብዙ ጊዜ በሽታ ከመጣ በኋላ ከመታከም ይልቅ አስቀድሞ መከላከል እንደሚሻል እናውቃለን። የትንኝ መረብ መጠቀም በተለይ ለህፃናትና ለእናቶች በጣም አስፈላጊ ነው። ይህ ቀላል ልማድ በቤተሰቦቻችን ላይ ሊደርስ የሚችለውን የጤና መታወክና የህክምና ወጪ በእጅጉ ይቀንሰዋል። ራሳችንን በመጠበቅ ጤናማ ማህበረሰብ መፍጠር እንችላለን። እንቅልፌን በሰላም የምተኛው ጤናዬን በመረብ ከልዬ ስጠብቅ ነው ስለዚህ እኔ የተንኝ መረብን ዘወትር እጠቀማለሁ